ማርች ማለት ከ አስራ ሁለቱ ወሮች ውስጥ አንደኛው ሲሆን ማርች የሚለው ቃል የእንግሊዘኛ ቃል ነው በአማርኛ መጋቢት ተብሎ ነው የሚጠራው። መጋቢት በኢትዮጵያ አቆጣጠር የሚጠራ ስሙ ነው። በፈረንጆቹ ወይም በእንግሊዘኛው ደግሞ ማርች ተብሎ ይጠራል። በአማርኛ ማርች ከመያዚያ በፊት የሚገኝ መጋቢት ተብሎ የሚጠራ ወር ነው። ወይም ከየካቲት ቀጥሎ የሚገኝ ሰባተኛ ወር ነው በኢትዮጵያ የወራት ኣቆጣጠር ሰባተኛው ወር ነው።

ማን? ማለት በአንድ ነገር ውስጥ ድርጊቱን ወይም በአንድ ክስተት ውስጥ ድርጊቱን የፈጸመውን ሰው ማንነቱን ለማወቅ የሚደረግ ጥያቄ ነው። ድርጊት ፈጻሚውን ለማድረግ የምንጠይቅበት የመጠየቅ ቃል ማን ነው? የሚለው ማን ማነው? የሰራው ማነው? የበላው ማነው? የሰበረው ማነው? እያልን ነው የሚለውን ረዳት ክስት ጨምረን እንጠቀማለን እና ማን? ማለት የመጠየቅ ቃል ሆኖ የምንጠይቀው ድርጊት የፈጸመውን ሰው ማንነት ለማወቅ የሚደረግ ጥያቄ ማን ይባላል።

ይህ ቃል በሁለት መልኩ የሚነበብ ነው አንደኛው ጠብቆ የሚነበብ ነው። ሁለተኛው ደግሞ ላልቶ የሚነበብ ነው። ጠብቆ የሚነበበው ወተት ማለት ነው። ወተት ተብሎ ይነበራል። ወተት ማለት መንከራተት ከወዲያ ወዲህ መሄድ ማለት ነው። ወተት ማለት ደግሞ የሚጠጣ ከላም የሚገኝ ወይም ከእናት ጡት የሚገኝ የሚጠጣ ህፃን የሚጠባው ወይም ሰዎች የሚጠጡት ከላሞች የሚገኝ ፈሳሽ ነገር ወተት ይባላል። ሲጠብቅ ግን ወተት ነው። ደከመኝ ሰለቼ ለማለት ሲፈለግ ወተት ወተት አልኩኝ ተንከራተትኩኝ ማለት ነው። ወተት ወተት ስል ውየ መጣሁ ካልን ስንከራከት ውየ መጣሁ ማለት ነው

ማዘመን ማለት እንግዲህ አንድን ነገር ባህላዊ የነበረውን ልማዳዊ የነበረውን አሰራር አስተካክለህ ወይም ደግሞ አሻሽለህ የተሻለ ነገር ጨምረህ በፊት ከነበረው በፍጥነት ሊሆን ይችላል በውበት ሊሆን ይችላል በተለያየ ቅርጽ እና ዲዛይን ሊሆን ይችላል ያንን ነገር ጨምረህበት እሴት አክለህበት አሻሽለው ለማለት ሲፈለግ ማዘመን ይባላል። ማዘመን ዘመን ከሚለው ጋር የተያያዘ ስለሆነ ዘመናዊ ወይም ደግሞ አሁን ጊዜውን የሚመስል ማለት ነው። አዘምን ማለት አሻሽለው ብቃቱን ጨምረው ማለት ነው። ለምሳሌ እንበልና የእርሻ ስራዎቹን ወይም ደግሞ የግብርና ስራውን አዘምን ከተባለ። ግብርና በኢትዮጵያ ውስጥ የሚታወቀው እርሻው የሚታረሰው በሬ ተጠቅሞ ነው በበሬ ተጠቅሞ ማረስ የቀደመ ስራችን ስለሆነ ይህ በበሬ ተጠቅሞ ማረስ ደግሞ ለምሳሌ ትንሿን መሬት ወይም ማሳ ለማረስ ረጅም ሰዓት ይፈጅበታል ገበሬው። ማዘመን ካልን ግን ይህንን ረጅም ሰዓት የሚፈጀውን የእርሻ አስተራረስ ስርዓት ቀይሮ ዘመናዊ አድርጎ በጣ አንድ ሰዓት በማይፈጅ ወይም ደቂቃዎች በሚፈጅ ብቻ ስራ የማረስ ስራ ማረሻውን የማሻሻል ስራ አዘምን ይባላል አዘምንማት አሻሽል ማለት ነው። ሌላኛው ደግሞ አሁንም በግብርና ልማት ውስጥ በቀድሞ ጊዜ ያለው የከብት እርባታ አሰራር እንዲሁ ኋላ ቀርና አሰራሩ በፍጥነት የማያድግ እንዲሁ እንዴት ማብላት እንዳለብን እንዴት ማርባት እንዳለብን ያልተረዳነው አካሄድ የነበረ ሲሆን። ይህንን ለማዘመን ወይም አዘመን ሲባል ላሞቹ በምን ያክል ሰዓት መብላት እንዳለባቸው እንዴት መመገብ እንዳለባቸው ወተት እንዲሰጡ ምን መደረግ እንዳለበት የተሻለ የወተት ብቃታቸው ከፍ እንዲል እንዴት ማድረግ እንዳለበት በጥናት በምርምር የተደገፈ ስርዓት በማበጀት ከቀድሞ የተሻለ ምርት እንዲያስገኙ የማድረግ ሂደት። አዘምን ይባላል ይሄ በአጠቃላይ ግብርናውን የማዘመን ስራ ነው ማለት ነው። ሌላኛው በትምህርቱም ዘርፍ ቢሆን እንደዚሁ የትምህርቱን ስርዓት ማዘመን የሚባለው ከዚህ በፊት የነበረውን ኋላ ቀር አሰራር አዝጋሚ አሰራር መረጃ ለመለዋወጥ ምቹ ያልሆነ መረጃ ለማግኘት ምቹ ያልሆነ ሁልጊዜም በእጅ ብቻ የሚከናወን በእግር ተጉዞ የሚከናወን በርካታ ነገሮችን ለመዳሰስ የማያስችለውን የመማር ማስተማር ስርዓት ቀይሮ አዲስ የሆነ የመማር ማስተማር ስርዓት በማምጣት ሰዎች ከመላው አለም መረጃን የሚያገኙበት ዘመናዊ በሆነ መንገድ የሚማሩበትን ሁኔታ ማመቻቸት አዘምን ወይም ዘመናዊ አድርግ ማለት ነው ማለት ነው ይሄ ማዘመን ይባላል። ማዘመን አዘምን ከምንል ማዘመን ብንል የተሻለ ይሆናል። ማዘመን ማለት ማሻሻል የተሻለ ማድረግ የበለጠ ማድረግ ቀድሞ ከነበረው ውጤታማ ስራ የበለጠ ውጤማ ስራ እንዲያስገኝ ማድረግ ማለት ነው። በትምህርቱም ዘርፋ ቢሆን እንዲሁ ማዘመን የሚለው ቃል የመማር ማስተማሩን ስራ የተሻለ ማድረግ ነው። በህክምናው መስክ ስንመጣ ደግሞ ሰዎች ያላቸውን ነገር አዘምነው የሚጠቀሙ ከሆነ ግርግር ይቀራል ሰልፍ ይቀራል ካርድ ማውጣት ይቀራል። እንዲሁም ወረቀት መጠቀም የተለያዩ በጣም አላስፈላጊ የሆኑ ሰልፎችን የሚያስዙን ስራዎችን በማስቀረት ሁሉንም በአንድ ቋት ውስጥ በማድረግ በድረ ገጾች በዌብሳይቶች ስራን በሚያሻሽሉ የተለያዩ መተግበሪያዎች በመጠቀም የዘመናዊ የሆነ የአሰራር ስርዓት በመዘርጋት ስርዓቱን አሰራሩን ማዘመንና ማቀልጠፍ አዘምን ወይም ማዘመን ይባላል ማለት ነው። ለምሳሌ እንበልና አንድ ሰው ለመታከም ግዴታ በአሁኑ ሰዓት እዛው ህክምና ቦታ ሄዶ ተሰልፎ በግርግር ውስጥ እያመመው እየደከመው ቆሞ ቆይቶ ካርድ አውጥቶ የካርድ ከፍሎ ዶክተሩ ጋር ለመድረስ በጣም ረጅም ሰዓት ይፈጅበታል። ይህንን ስናዘምነው ወይም ማዘመን ሲሆን ምን ይሆናል? ሰውየው ከቤቱ ሳይንቀሳቀስ በሞባይል መተግበሪያዎች ወይም በስልክ መተግበሪያዎች አማካኝነት ከቤቱ ሆኖ ስራውን ሰርቶ ምዝገባውን ጨርሶ የህክምናው ሰዓት በሚታዘዝበት ቀጠሮና ቀን ብቻ ተገኝቶ ወደ ቀጥታ ወደ ሀኪሙ መግባት የሚችልበትን ስርዓት መዘርጋት ይሄ ማዘመን ይባላል። ማለት ነው።

አራ ማለት በሁለት መንገድ ልንረዳው እንችላለን። የመጀመሪያው ሰዎች ለቤት መስሪያ የሚያውሉት ወይም ደግሞ የቤታቸው መክደኛ ከቤታቸው በላይ ያለው ከዝናብ ከንፋስ የሚከላከሉበት ቁስ ጣራ ይባላል። ጣራ በዘመናዊ መንገድ ይሰራል በባህላዊ መንገድም ይሰራል። በባህላዊ መንገድ የሚሰራው ጣሪያ በተለያዩ ነገሮች ሊሰራ ይችላል። የመጀመሪያው በጣውላ ሊሰራ ይችላል። በጣውላ የሚሰራው ጣሪያ ለምሳሌ ለቤተክርስቲያናት የሚሰራ የተለያየ ጥሩ እንጨቶችን ተጠቅሞ ጣውላ እንጨቶችን በመጥረብ በማለስለስ የሚሰሩ በጣሪያቸው በጣውላ የሆነ ቤተክርስቲያናት አሉ። ሁለተኛው ደግሞ አይነት ጣሪያ ከሳር የሚሰራ ጣሪያ ነው። ውስጡ በሸንበቆ እና በተፈተለ ገመድ የሚረበረብ ምንም አይነት ሳር ከውስጥ የማያሳይ ከውስጥ ያለው ሸንበቆ እጅግ ውብ በሆነ ቅርጽ የሚዘጋጅ የጣሪያ አይነት ነው። ይሄም አብዛኛውን ጊዜ ለቤተ መንግስትና ለአብያተ ክርስቲያናት የሚውል ጣራ ነው። የጣራው ቅርጽ የተለያየ ሊሆን ይችላል በርካታ የጣራ ቅርጾች አሉ። ሌላኛው ደግሞ ከሳር የሚሰራ የሚሰራ ከላይ ከአናቱ ሳር የሚለብስ ነው። ውስጡ ሸንበቆ ቢሆንም የጣሪያው ቅርጽ ግን አንደኛው አሞራ ክንፍ ይባላል አሞራ ክንፍ ጣራ አሞራ ክንፍ ጣራ ማለት ወደ ጎንና ወደ ጎን ወደ ግራና ወደ ቀኝ ያዘነበለ። አራት ማዕዘን ቤቱ አራት ማዕዘን ሆኖ ጣሪያው ወደ ግራና ወደ ቀኝ እንዲተፋሰስ እንዲሆን ተደርጎ የሚሰራ ጣሪያ። አሞራ ክንፍ ይባላል። ሌላኛው ደግሞ ክብ ጣራ ይባላል። ክብ ጣራ የሚባለው ዙሪያውን ክብ ሆኖ የሚሰራ ምሶሶ የሚቆምለት በምሶሶው ላይ ሳሩ ተረብርቦ የሚዘጋጅ የቤት አይነት ወይም የጣራ አይነት አለ ማለት ነው። እንግዲህ እነዚህ በባህላዊ መንገድ በሳር የሚሰራ ጣሪያ ነው። ሌላኛው ደግሞ ምንም ሳር ሳይደረግለት እንደው ለፀሀይ መከላከያ ብቻ በእንጨት ርብራቢ የሚሰራ ጣሪ አለ። ሌላው ደግሞ በጣም በትንሹ በጊዜያዊነት ለሰርግ ዝግጅት ለለቅሶ ዝግጅት ለተለያዩ ድግሶች የሚሰራው ጊዜያዊ ጣራ በቅጠል በባህር ዛፍ የሚዘጋጅ ጣራ ነው ማለት ነው። እነዚህ በአጠቃላይ ባህላዊዎቹ ናቸው። ዘመናዊው ደግሞ ከተለያዩ የማምረቻ ድርጅቶች ተመርተው የሚመጡ በብረት የተሰሩ ቆርቆሮዎች ተጠቅሞ የሚሰራው የጣራ አይነት ነው። ይህ ጣራ በዘመናዊ መልክ ከተመረተው ምርት የሚዘጋጅ ጣራ ነው። ሌላኛው ደግሞ የብረት ያልሆነ ከሸክላ ተመርቶ የተለያየ ቅርጾ ተሰርቶለት የሚመጣ የጣራ አይነት አለ። እነዚህ ዘመናዊ ናቸው። አብዛኛውን ጊዜ ከተማ አካባቢ ላሉ ሰዎች የሚያገለግል ጣራ ነው። ይሄ እንግዲህ ጣራ ስንል ለቤት ክዳን የሚውለውን ከላይ ያለውን የቤቱን ዝናብና ፀሀይ እንዲከላከል የሚያደርገውን ክፍል የሚመለከት ጣሪያ የሚል ትርጉም አለ። ማለት ሁለተኛው ትርጉም ደግሞ ጣሪያ ማለት የአንድ ነገር መወደድን ለማመልከት እንጠቀምበታለን። ለምሳሌ ገበያ ላይ ያለ ሸቀጣ ሸቀጥ ሲወደድ ሽንኩርት ተወዶ ጣሪያ ነካ እንላለን። ሽንኩርት ተወዶ ጣሪያ ነካ ማለት ዋጋው በከፍተኛ ሁኔታ ጨመረ ማለት ነው። እንዲሁም ደግሞ ጤፍ ተወዶ ጣሪያ ነካ። የጤፍ ዋጋ ጣሪያ ላይ ደርሷል። በጣም ከፍ ብሏል እጅግ በጣም ተወዷል ማለት ስንፈልግ ጣራ ነካ እንላለን እና ጣራ ማለት የአንድ መሸጫ ዋጋ በጣም ከፍታ ደረጃ ላይ ከደረሰ ጣራ ነክቷል ይባላል። ስለዚህ ጣራ አንደኛው ቤትን ከዝናብ ከፀሀይ ከብርድ እንዲከላከልልን የሚያደርገው የቤቱ ክፍል ሲሆን ሌላኛው ደግሞ ዋጋ መጨመርን የሚያመለክት ትርጉም አለው ማለት ነው። ዋጋ መናር የአንድ ነገር መሸጫ ዋጋ ከአቅም በላይ መሆኑንና እጅግ ከፍተኛ ደረጃ ላይ መድረሱን ለማመልከት ዋጋው ጣሪያ ነክቷል። መሸጫው አይቀመስም እያሉ የተለያየ ፍቺ ይሰጡታል ማለት ነው። በዚህ መልኩ ጣሪያ የሚለውን ቃል የተለያየ ትርጉም ሰጥተን መረዳት እንችላለን ማለት ነው።

መተግበሪያ የሚለው ቃል የሚያገለግለው አንድን ስራ መስሪያ አንድን ክንውን ማከናወንያ ወይም ደግሞ አንድን ድርጊት የምንሰራበት ነገር ስራን የምናቀልበት ነገር መተግበሪያ ይባላል። መተግበሪያዎች አሁን ስልክ ከመምጣቱ በፊት መተግበሪያ የሚባለው በማንኛውም ሰው ቤት ውስጥ ለተግባር የሚውል ነገር ለስራ የሚሆንን ነገር መተግበሪያ ይባላል ለምሳሌ አንድ ሰው በኪሱ ይዟት የሚዞራት ለፀጉር ማበጠሪያ የሚሆን ለጆሮ ማጽጃ የሚሆን እንዲሁም ደግሞ የተለያየ እሾህ እግሩን ቢወጋው ለሾህ መንቀያ የሚሆኑ ትንንሽ ቁሳቁሶችን በኪሱ ይዞ ከሄደ ምንድን ናቸው ተብሎ ሲጠየቅ መተግበሪያ ይላል? መተግበሪያ ማለት አንድን ስራ ለመስሪያ የሚያገለግል ቁሳቁስ ሊሆን ይችላል በአንድ በኩል ሲተረጎም ማለት ነው። መተግበሪያ ማለት ለተግባር የሚውል ማለት ነው። ለተግባር ተግባር ማለት ደግሞ ስራ ማለት ነው። ክንውን ማለት ነው ስለዚህ ለተግባር የሚውል ልዩ አድርገን የምንይዘውን ቁሳቁስ መተግበሪያ እንለዋለን። ሌላኛው መተግበሪያ የምንለው አሁን ዘመናዊ በሆነው ስራ ውስጥ ለስልክ አገልግሎት ስልክ ላይ ለምንጠቀማቸው የተለያዩ በሰዎች በተለያዩ ሰዎች የሚፈጠሩ ልዩ ልዩ መተግበሪያዎች ስራ አቅላይ የሆኑ መተግበሪያዎች እየመጡ ይገኛሉ። ለምሳሌ ጽህፈትን የእጅን ጽህፈት ወደ ማሽን ጽህፈት የሚቀይሩ ከዛ በተጨማሪ ደግሞ ቃላትን የሚተረኩሙ እንዲሁም ደግሞ ልዩ ልዩ የሆነ የመጽሐፍያ ቅርጽ የሚያወጡ እንዲሁም መልስ የሚሰጡ ቃላት የሚተረጉሙ እንዲሁም ቋንቋን ወደ ሌላ ቋንቋ የሚተረጉሙ በጣም እጅግ በጣም በርካታ ስዕል የሚሰሩ ንድፍ የሚነድፉ ካርታ የሚያዘጋጁ የተለያዩ ጽሁፎችን ጽፈው ጠርዘው የሚሰጡ ግጥም የሚገጥሙ ሙዚቃ የሚሰሩ ብቻ ቆጥሮ ሊዘለቅ የማይችሉ እጅግ በጣም በርካታ መተግበሪያዎች በአሁኑ ሰዓት እየፈለቁ ይገኛሉ። በተለይ ደግሞ ከኑሮ ኑሮን ከማቅለል አኳያ አንድ ሰው ከቤቱ ተነስቶ መብራት ለመክፈል መሄድ ይኖርበታል የታክሲ መክፈል ይኖርበታል ወይም በትራንስፖርት መሄድ እና ታክሲ ከፍሎ ማገልገል ይኖርበታል። እዛ ከሄደ በኋላ ደግሞ ወረፋ ሊሆን ስለሚችል ተሰልፎ መቆየት ይኖርበታል ነገር ግን ይህን ሁሉ ነገር የሚያቀል መተግበሪያ ከኢትዮ ቴሌኮም ካወረደ ያ ከኢትዮ ቴሌኮም ያወረደው መተግበሪያ ሁሉንም ስራ እቤቱ ቁጭ ብሎ እንዲሰራ ያደርገዋል ማለት ነው። ሄዶ መሰለፍ አይጠበቅበትም። በዚያ መተግበሪያ የኢንተርኔቱን ይከፍላል በዚያ መተግበሪያ መብራት ይከፍላል በዚያ መተግበሪያ የተለያዩ ተግባራትን ይሰራል የአውሮፕላን ክፍያ ሊከፍል ይችላል የትምህርት ቤት ክፍያ ሊከፍል ይችላል እቃ ሊገዛ ይችላል እቃ ሊሸጥ ይችላል ይሄን ሁላ የሚያደርገው አንድ መተግበሪያ ብቻውን ሊሆን ይችላል ማለት ነው። ስለዚህ መተግበሪያ ጊዜን ይቆጥባል መተግበሪያ በአግባቡ ስራችንን እንድንሰራ በፍጥነት እንድንሰራ እንዲሁም ደግሞ ከምናወጣው ወጪ አንፃር ሲታይ በደንብ አድርጎ ኢኮኖሚካሊ ወይም ደግሞ ገንዘባችንን ቆጥበን እንድንጠቀም ያደርጋል። አንድ ሰው በመኪና ወይም በትራንስፖርት ሲጓጓዝ ከፍተኛ ወጪ ያወጣል እዛ ከሄደ በኋላ ደግሞ ሲሰለፍ በወረፋ ምክንያት በመጉላላት ምክንያት በብዙ ምክንያቶች ጊዜው ይቃጠልበታል ያ ደግሞ ሲሰራ የሚውለው ነገር ምርታማ እንዳይሆን ያደርገዋል ማለት ነው። ስለዚህ ዋናውና አስፈላጊው ነገር የተለያዩ መተግበሪያዎችን በመጠቀም እነዚህን እንግልቶች መቀነስ ከከፍተኛ ወጪ ራስን መከላከል ጊዜን መቆጠብና በአግባቡ የምንፈልገውን ሰርተን ምርታማ እንድንሆን የሚረዱ መተግበሪያዎች ይባላሉ። በአሁኑ ሰዓት በገበሬው አካባቢ የተለያዩ ግብርናን ለማዘመን የሚረዱ መረጃዎችን የሚያገኙባቸው በርካታ መተግበሪያዎች አሉ። ሌላው ቀርቶ ዝናብ ይጥላል አይጥልም የሚነውን የሚናገሩ መተግበሪያዎች አሉ። ምን ምን አይነት በሽታ እንደያዘው በሞባይሉ ወይም በስልኩ ከቀረጸ በኋላ ወዲያውኑ መልስ የሚያገኝበት መተግበሪያዎች አሉ። ግዴታ ያንን እጽዋቱን ወይም ሰብሉን የያዘውን በሽታ ለማስመርመር ሀኪም መጥራት አያስፈልገውም በቀጥታ በስልክ ተግባራዊ አማካኝነት በመላላክ መፍትሄውን ማግኘት ይችላል ማለት ነው።